አዎ ከደንበኞች ጋር እሰራለሁ ከተለያዩ ደንበኞች ጋር ነው። ሚሰራው ለምሳሌ ከንግድ ደንበኞቹ ጋር እሰራለሁ በትምህርት ቤት ደንበኞች አሉ። የተለያዩ በሃይማኖት ኬዝም ደንበኛ አለ። ከደንበኛ ጋር መስራት ጥሩ ጎን አለው። ከደንበኛ ጋር ስትሰራ አንተም ታመኝ ትሆንለታለህ እሱም ታመኝ ይሆናል። ስለዚህ የተበላሸ ቃ እንኳን ላንተ ሊያቀርብ አይችልም። ለደንበኛዬ ብሎ መርጦ ከክነብ ካሉት እቃዎች መካከል የተሻለውን ነው ላንተ ሚያቀርበው። ደግሞ አንተም ደግሞ በታማኝነት ለሱ ትይመለሳል እንኳን ብር በኢጅብ ባይኖርህ እንኳን ምን ታደርጋለህ? ከእሱ እቃው ወስደህ ተበድረህ በኋላ ደግሞ በደሞዝ ወይ በተለያዩ ጊዜ ትይመልስለታል። ስለዚህ ከደንበኛ ጋር መስራት በጣም ጥሩ ነው። ለምን? አንድ እንግዳ ሰው ጋር ስትሰራ ለምሳሌ ያ ሰውዬ ቋሚ ላይሆን ይችላል ታማኝ ላይሆን ይችላል። ይሄን ደግሞ የማይሆን ነገር ላንተ አስረክቦ ሊሄድ ይችላል ለምን ለቀጣይ አያገኘኝም በምለው ማለት ነው። ስለዚህ ከደንበኛ ጋር መስራት የሚበረታታ ነገር ነው። ደንበኛ ጋር ለምሳሌ አንድ ደንበኛ ቤት ሚሳ ወይም ቁርስ ይዘው ስትመገብ ላንተ በተሻለ ሁኔታ ያቀርብልሃል። አሁን ደግሞ ይመጣል ብሎ በሰአቷን ጠብቆ የሆነ ነገር ላንተ እያዘጋጃል በሄድክበት ሰዓት ሊታገኝ ትችያለህ። ስለዚህ ከደንበኛ ጋር መስራት በጣም ጥሩ ነው። ደንበኛ በጣም የተሻለ ነው ሌላው ጋር ዝም ብሎ ከምስራት ከደንበኛ ጋር መስራት ነው ሚሻለው

አሁን አሁን ነው እንጂ የቀረው ድሮ ገጠር ላይ እያለሁ ለስራ በጣም ረጅም መንገድ ነው የምጓዘው ለስራ ደግሞ በጧት ተነስተህ ረጅም መንገድ ስትጓዝ። አንደኛ ጤንነት ነው ሁለተኛ ደግሞ ስፖርት ነው ለሰውነት በቃ ይመቻል ማለት ነው። ስለዚህ ጉዞ የእግር ጉዞ በጣም ነው የማወደው የእግር ጉዞ ብዙጥቅም አለው አሁንም በዚህ በዘመናችን ላይ እግር ጉዞ የማያደርጉ ሰዎች ብዙዎች በብዙ አይነት በሽታ በግፌት። በደም በደም ሱካር በተለያዩ ነገሮች ራሳቸውን ለበሽታ ያጋለጡ አሉ። ሁልጊዜም ይሄ ትራንስፖርት መኪና በመጠቀም ሞተር ሳይክል በመጠቀም የተለያዩ ነገሮችን በመጠቀም ማለት ነው። ስለዚህ የእግር ጉዞ በጣም ወሳኝ ነው ለጤንነታችንም ምናምን በጣም ለጥንካሬያችን በጣም ወሳኝ ነው አይምሮአችን ራሱ ነቃ ያደርጋል ማለት ነው። ስለዚህ በእግር ለስራ መጓዝን ያህል የመሰለ የለም። በእግር ለስራ እኔ ብዙ ረጅም መንገድ ይጓዛሉ በዛላይ ደግሞ እኔ ወታደርም ስለሆንኩ ብዙ ትላልቅ ነገሮችን በጀርባዬ ተሸክሜ ተጉዤ ስለማቅ። ለስራ እጓዛለሁ ለስራ እኔ አሁን ሰላሳ ደቂቃ መንገድ በቀን ቢያንስ እጓዛለሁ ደርሶ መልስ ማለት ነው። ስልሳ ደቂቃ ወይም አንድ ሰዓት መንገድ ሊጓዝ እችላለሁ ማለት ነው። ስለዚህ ለስራ እንደኔ የሚጓዝ የለም። ደግሞ ጉዞ የእግር ጉዞ በጣም ነው የምወደው ለምን ጥቅሙን ስለማውቅ ማለት ነው። ጥቅሙን ስለምረዳ የእግር ጉዞ እጓዛለሁ ይሄ መጓዘ ደግሞ አይቆጨኝም አይጸጸተኝም። ወደፊት መኪና ገዝቼ ራሱ መኪናውን ወይ ቤት አስቀምጬ በእግር እጓዛለሁ።

ለኔ እጅግ በጣም ልዩ በዓል ተብሎ ከበዓላት መካከል ማለት ነው ጊፋታ ነው ጊፋታ ማለት ወላይታ ብሄር የዘመን መለወጫ በዓል ነው። ይህ በዓል በቃ ልዩ ስሜት ይፈጥራል። በውስጥህ ለምሳሌ ገና በዓሉ ከመድረሱ በፊት አስራ አምስት ቀን ሲደርሰው ምን ይባላል? ሄንጊጫ ይባላል ወይም ሀረሃይቆ ይባላል በዚያ ከዛ ቀጥሎ ያለው ደግሞ ቦቦዳ ይባላል። ከቦቦዳ ቀጥሎ ያለው ጎሼ ይባላል። ጎሼ ከጎሼ ቀጥሎ ያለው ነው የመጀመሪያው ቀን የርድቅ ይባላል። ወይም ውሃ ወጋ ነው የሚባለው። ከዛ ቀጥሎ ያለው ምንድነው? ተመሳኞ ይባላል። ተመሳኞ ቀጥሎ ያለው ምንድነው? ጭፈ ማክሰኞ ነው። ጭፈ ማክሰኞ ቀጥሎ ያለው እንደዛ እያለ ይቀጥላል። በዓሉ በጣም አከባበሩን ለየት ያደርጓል እንደው በዚህ ሰሞን በዩኒስኮ የተመዘገበው በዓል ነው። ይህ በዓል በእኛ በጣም ደስ ከሚሉ በዓላት አንዱ ሆኖ በዚህ በዓል ጊዜ ይጨፈራል። በቃ ለሁለት ወር ለሶስት ወር ዝም ብሎ መጨፈር ነው መብላት ነው መጠጣት ነው። ቋንጣ ይሰቀላል ያንን ያወረድክ በቃ ትበላለህ። ኪሎ ትመዘናለህ ከተመዘንክ በኋላ ይሄ ነገር እንዴት ነው? ከድሮ ጨምሬያለሁ ወይስ አልጨመርኩም? ኪሎዬ ጨምሯል ወይስ ክብደቴ ጨምሯል ወይስ አልጨመረም? የምለውም በቃ ካልጨመረ ድጋሚ እዛው ገብተህ ትበላለህ ትጠጣለህ ሰውነቴ እስኪ ለውጥ እስኪያመጣ ድረስ ማለት ነው። እንደዚህ አይነት በዓል በውስጤ ስሜት የሚፈጥር የለም ማለት ነው። በዛ ላይ ደሞ ምን አለ ደመራ አለ ደመራ ስነ ስርዓት አለ። በዛ ላይ ደመራ ይለኳሳል ችቦ ይለኳስና በዛ በብርሃኑ ይጫወታሉ። ሁሌ አለ ሆሌ እንደ ሆል ተብሎ የሚጨፈር ባህላዊ ጭፈራ አለ። ይሄንን ጭፈራ ለምሳሌ በጣም እወዳለሁ። በዚህ በዓል ውስጥ ለምሳሌ አንድ ሴት ዕጮኛና ወንድ ፍቅረኛሞች ይገናኛሉ የሎሚ ውርወራ አለ። በዚህ ለወደዳት ልጅ ወንዱ ሎሚ ይወረወራል ያቺ ልጅ ደግሞ ሎሜውን ከተቀበለች ወደዋለች ማለት ነው። ካልተቀበለች ደግሞ ፍቅር የፍቅር ጥያቄ ካልተቀበለች ሎሚን አትቀበልም ማለት ነው። ስለዚህ ይህ ባዓል ደስ የሚል ስሜት ያለው ባይሆን ነው። እና በጣም ነው የምወደው በደቡብ ላይ በጣም አሁን ከዚህ ከኢትዮጵያ በደቡብ አካባቢ በጣም ተወዳጂ ባዓል ነው። ባዓል አካባበር በጣም የሚያስድስት ነውና ባጭራ ሚባል አለ። ባህላዊ ምግብ ሙቾ የሚባል አለ በቅቤና በቡላ የሚሰራ ይሄ ይበላል። ይጠጣል ይጨፈራል ደግሞ ለዘመናት የተጣሉ ሰዎችን ካሉ በዚህ በዓል ይታረቃሉ። ተራርቆ በተለያየ ቦታ ያሉ ዘመዶች እርስ በእርስ ይገናኛሉ። ለምሳሌ በዚህ በዓል ጊዜ ሩቅ ቦታ ያለን ሰው ካልመጣና ዘመዶቹን ካልጎበኘ ይህ ሰውዬ በይህወት አለ ተብሎ አይታሰብም ሳይሞት አይቀርም ተብሎ ይለቀሳሉ ሁላ ማለት ነው። ስለዚህ ይህ በዓል ሰውን ከሰው ጋር ያጋናኛል ዘመድን ከዘመድ ጋር እያገናኛል የተጣላ የሚታረቅበት በዓል ነው። ለፈጣሪ ደግሞ ምስጋና የሚቀርብበት በዓል ነው። ይሄንን በዓል በጣም ነው ምወደው በውስጤም ልዩ ስሜት ነው የሚፈጥርብኝ። ስለዚህ የዚህ ባዓል ነው ሁል ጊዜ የሚያደስተኝ። ሁል ጊዜ የሚያሳስበኝ አሁን ለምሳሌ ተቀማጭ ለስጋ እርድ ማለት ነው ሰው ተሰብስበው ከመስከረም ወር ጀምሮ በቃ ለስጋ እድር ይገባሉ ማለት ተቀማጭ ገንዘብ ያስቀምጣሉ ማለት ነው። ከዛ በአመት አንዴ ይበላል። ከዛ ቀጥሎ ደግሞ ምንድነው? በታሳስ አስራ ዘጠኝ የሚከበረው የገብርኤል ባዓል ራሱ ልዩ ስሜት ይፈጥርብኛል ማለት ነው። ለምን በጣም የሚያስደስት ባዓል ነው። በቃ ይሄ የሃይማኖት ልዩነት ሳይኖር ሙስሊሙም ክርስቲያኑ ሁሉ አንድ ላይ ተሰብስቦ የሚያከብር የሃይማኖት ባዓል ሆኖ ልዩ ያደርጓል ማለት ነው። በዚህ ባዓል ደግሞ የማያመሰግን የለም የማይደሰት የለም። ይበላል ይጠጣል እሱ ባዓል በጣም የሚያስመሰግን ባዓል ነው። የነኚህ ሁለቱ ባዓላት በውስጤ ልዩ ስሜትን የሚፈጥሩ ስለሆኑ እነኚህ ሁለቱ ባዓላቶቹ መቼ ከመቼው ይደርሳሉ የሚለውንም ይናፈቃሉ ሌላኛው ደግሞ ሶስተኛው ምንድነው የጥምቀት በዓል ነው። የጥምቀት በዓል በራሱ በጣም ልዩ ስሜት የሚፈጥር በዓል ነው። እና ይሄም አሁን ስለደረስ እጅግ በጣም ደስ ይብሎኛል። አሁንም በዓሉን ለማክበር በዝግጅት ላይ ነን። የታጠበ ነው ነጫጭ ልብስ የተገዛ ነው። እንደዛ የተለያዩ ነገሮች የተሰሩ ስለሆነ በጣም ደስ የሚል ነገር አለው

የቪዲዮ ጥሬ አድርጌ አውቃለሁ ለምሳሌ አብያተ ክርስቲያናት ልዩ ክብረ በዓል ሲኖሩ በዚህ አደራ ጥሪ አለላቸው ኖዋንም እንዳይቀር ብዬ ጠርቼ አውቃለሁ ትምህርት ቤት ሲከፈት ማንም እንዳይቀር ማስታወቂያ ለጥፌ አውቃለሁ። ከዛም በተረፈ ግን አሁን በአርቲፊሻል ኢንተለጀንስ ይሄ ቪዲዮ ኤዲቲንግ ጋር ተያይዞ ባሉ ነገሮች ላይ። ለወደፊት በሰፊው ስራ ለመስራት እቅድ ስላለኝ ለወደፊት እሰራለሁ። የቪዲዮ ጥሪ አደርጋለሁ እኔ ደግሞ ይሄ ቪዲዮ ስራ አሁን በዘመኑ የዋጀ ነው። ከዚህ በኋላ ባለው አሁን ብዙ ሊሰሩ የሚችሉ ነገሮች ሲላሉ እኔም ደግሞ በጣም ልማርም የሚፈልገው ነገር ነው። ራሴን ለማሻሻል የሚፈልገው ፓርቲ የሚኖር ቪዲዮ ጥሪ ነው። ስለዚህ የቪዲዮ ጥሪ ያለው ወደፊት አሁን ከሰሩም በላይ ለወደፊት ለመስራት ሀሳብ አለኝ። ይሄ ነው እንግዲህ የሚያስደስተኝ ከምንም በላይ ጥሩ ሀሳቦች አሉ እንደዚህ ቦታ እያመቻቸው ነው። መጀመሪያ የመኖሪያ ደረጃ ሲቀጥል ደግሞ የኢኮኖሚ አቅሜን እያገነባው ነው። ቤተሰብ አቅምም እያደራጀው ነው። ማዕበራዊ ምክንያቶች የሚያቅዱኝ ነበሩ። የመኖሪያ ቦታ እርቀት ነበሩኝ ለኛ ነው ሁሉ ያስተካከሉ ስለሆነ ወደፊት የቪዲዮ ጥሪ ለመስራት በጣም እያመቻቸው ነው። ነገሮች ደግሞ ስልጠናዎችም አሉ። አሁን ተግባር እድ የሚባል እዚህ በሜዲናችን አዲስ አበባ ዋና ከተማ ላይ ያለ አለ። እዛ ላይ ያሰለጠነው ነው። ለዛም ደግሞ አሁን በወሩ ሶስት ሺህ አራት ሺህ ብር ከፍዬ ለመሰለጠን እቅድ ይዤ ነው። ያለው ስለዚህ ቪዲዮ ጥሬ አደርጋለሁ ያስደስተኛል የምናውቀው

ወደ ሱቅ ከመህድ በፊት ዝርዝር ትጽፋለህ ለሚለው ሀሳብ ወደ ሱቅ ከመህድ በፊት ዝርዝር መጻፍ አለብን እኔ ደግሞ ጽፌ ያውቃል ለምን ይሄ ብዙ ጥቅም አለው። ለምሳሌ ያ በኢኪዚ ያለውን ነገር እና ደግሞ እንድትገዛ የምትፈልጋቸው ነገሮች አሉ ይሄንን ታመጣጥናቸዋለህ። አሁን አንዳንዴ ሳትጽፈው ስትሄድ ያልፈለከው ነገር በጣም አስፈላጊ የሆነ ነገሮችን ሳትገዛ ትመጣለህ አስፈላጊ የሚሆኑ ነገሮችን ደግሞ ገዝተህ ትመጣለህ ማለት ነው ይሄ ምንድነው እቅድ አለመኖሩን ያሳያል ግን በዘርዝር እነኚህ እነኚህ እነኚህ እያስፈልጉኝ አይደለም አንተ አስብበት ከሄድክ ደግሞ ከኬዚህ ጋር አመዛዝን አመጣጥን ያደርግ ሀሴት ገዛም አትሳሳትም ደግሞ አላስፈላጊ በጣም የሚያስፈልጉ ነገሮች እንዲልክ የሚያስፈልጉ ነገሮች ገዝተህ የሚጠመጣበትን አጋጣሚ ይቀንሳል። ስለዚህ ወደ ሱቅ ስሄድ እግድ ይዘኝ ሁሉም ነገር እንጭንጭን እገዛለሁ ብለያም ያምጣት ጥሩ ነው አንዳንዴ ለምሳሌ የወሩም አዝቤዛ በአንዴ መቅዛት ይሰጥ ትችላለህ በዚህ ሰዓት በጣም አስፈላጊ የሆኑ ነገሮችን ነው። መጀመሪያ መግዛት ያለብህ እነኚህን ደግሞ የቤት ቁጭ ብለህ አስታውሰህ ጽፌህ ካልሄድክ አላስፈላጊ ትምህርት ገዝተህ ሊትመጣ ትችላለህ ስለዚህ መጀመሪያ አስፈላጊዎችን እንደምትመለስ ምንድን ነው የሚጠቅመው? ጽፌ መያዝ አስፈላጊ ጽፌው ስትይዝ አትሳሳትም ማለት ነው ለምሳሌ አሁን ለቤት በጣም አስፈላጊ ለወር እሚሆኑ ነገሮች አዝቤዛዎች የግዴታ ወጭ አሉ ግዴታ ውጭ እያሉ ደግሞ ዝም ብሎ መተቃቃት የሚቻሉ ነገሮችን ለግዠሪ ሲሆኑ ነገሮችን ገዝተህ ልትመጣ ትችላለህ። በዚያን ሰዓት ያንን ያንን ያንን አስፈላጊ ነገሮችን ለመግዛት ሌላ ወጪ ውስጥ ብድር ውስጥ ሊትገባ ሁሉ ትችላለህ ስለዚህ እቅድ ጥሩ ነው ማለት ነው ስውቅ ገዝተው መመለስ እንጂ በጣም ጥሩ ስለሆነ ይሄ የሚበረታ ሀሳብ ነው ደግሞ ይሄንን እንዴ ንስሃሽ ጥያቄ አድርጎ ላቀረባችሁ ለእናንተ ምስጋና እሱ ይላል እና ይሄ መላመድ አለብን ማለት ነው መልመድ ያለብን ነገር ነው በህይወታችን ብዬ አስባለሁ።

ዝናብ ሲዘንብ ምን ታደርጋለህ? ለሚለው ጥያቄ ዝናብ ሲዘንብ ቤት ውስጥ ቁጭ ብለህ እሸት የበቆሎ እሸት እየጠበስክ መብላት ይሄ በጣም ነው የሚያስደስተኝ። በዛ ላይ ደግሞ የቅጠል ቡና ሚባል ነገር አለ እዚህ እኛ ሀገር የቅጠል ቡና አለ እሱን ትጠጣለህ። ትጫወታለህ ስለዚህ ሰብሰብ ብለህ የሞቀ ልብስ ለብሰህ እዛ እሳት ስር እሳት እሞቅክ እሳት ስር ቁጭ ትል እና ከዛ እሳትን እየሞቅክ በቃ እዛ ላይ ደግሞ ምንድን ነው ዝናብ ዘነበ? ማለት ምታውቀው ምንድን ነው? በቃ ለዘር ለአዝዕርት ተዘጋጅ ነው ስለዚህ ምን አይነት አዝመራ ብንዘራ ነው የሚያዋጣው የሚለውን በዛው እቅድ ታወጣለህ ማለት ነው። ሰብሰብ ብለን ደግሞ ውጪ ያልገቡ ነገሮች ነው ወይም ዜናብ ሊያበላሻቸው የሚችሉ ነገሮች ካሉ እነኛንም ታስገባቸዋለህ። እንደ ቀጣይ የምን ያህል ዝናብ ሊዘንብ እንደሚችል ታያለህ የጎርፍ መንገዶችን ታዘጋጃለህ ማለት ነው። እንደዚህ ሲሆን ጥሩ ነው ማለት ነው። ዝናብ ሲዘብ ደግሞ ምንድን ነው ውስጥ ላይ የሚፈጥር ስሜት አይደለም? ዝናብ ከሰማይ ሲወርድ የሆነ ፈጣሪ እንደታረቀን አይነት ነው ሚሰማን። ስለዚህ ሲዘንብ ተስፋ ነው መጭው ተስፋ ነው ስለዚህ በጣም ያስደስታል። ዝናብ ሲዘንብ እኔ ደግሞ ማደርገው ምንድን ነው ቤተሰቦቼን ታናናሾቼን ሰብሰብ አድርጌ ይዤ ከነርሱ ጋር መጫወት ማስደሰት። አንዳንዴ ዝናብ ሲዘንብ ከዝናብ ጋር ተያይዞ ነጎድጓዶች አሉ የሚያስደነግጡ ድምጽ ነጎድጓዶች አሉ። እኛንም እንዳያስደነግጣቸው ህፃናትን ሰብሰብ አድርገን እንይዛለን እዛው እንጫወታለን እንበላለን እንጠጣለን እንደውም አስፈላጊ ከሆነ ተኝ መተኛት ሚያስደስታል። ታውቃለህ እንቅልፍ እንቅልፍ በጣም ነው የሚወስደው ዝናብ ሲዘንብ ጥቅልል ብለህ ስትተኛ። ዝናብ ሲዘንብ ሙቀት ይሰማሃል ይሰማል ባለትዳር ከሚስትህ ጋር ሰተኛ እና ከልጅህ ጋር ሰተኛ ሙቀት ይሰማል ይሄ ያስደስተኛል። ዝናብ ሲዘንብ እና ዝናብ በረከት ዝናብ ሲዘንብ ማለት ጌታ መጣ ነው ሚባለው የሀገራችን ሰዎች ጌታ መጣ ጌታ ታርቀን አይነት ነገር ስለሆነ። ደስ ብሎናል በዛው ጸሎትም እንጸልያለን። ዝናብደግሞ አንዳንዴ ምን መሰላችሁ? ዝናብ ዘንበ ማለት ድሮ የኖህ ዘመን ብሎ ታስባለህ። ክፉ እንደው በዝናብ ቢያጠፋ ነው እግዚአብሔር ይሄ ዝናብ የበረከት ይሁን የመርገም ነው አቤቱ ለበረከት አድርገልኝ ብሎ ለፈጣሪ ጸሎት የምናደርግበትም ጊዜ አለ። አንዳንድ ከቨርዶ ጋር የሆነ ዝናብ ሲጥል ምናምን ያስፈራል። ከዚህ ሰዓት ጸሎት ምናደርጋለን ማለት ነው። ስለዚህ ይሄ ደግሞ አንዳንዴ ይሄ ነጎድጓድ መጥቶ መጥቶ መትቶ ሚሄድበት አጋጣሚዎች አሉ። በከፍቶች ላይ ወድቆ በሰው ላይ በቤት ላይ ወድቆ በትላልቅ እጨቶች ላይ ወድቆ። መብረቅ ማለት ነው ሲመታ ምናየው በዚህ ሰዓት የሰው ህይወትም የንብረት ህይወትም እንስሳትንም ሊያጠፋ ይችላል። ከዚህ ሰዓት ከባድ ነው ሚፈጠረው። ስለዚህ አቤቱ በሰላም ዘንድ ግልጽምን እንዲሄድ የሚለውንም በዛው ጾሎት እናረጋለን። እግዚአብሔር ያለው ይሁን እንጂ ብዙ አሁን በዝናብ ምክንያት በእኛ ሀገር የመሬት መንሸራት አደጋዎች የተለያዩ አደጋዎች ደርሰውባቸው ብዙ የተጎዱ ማህበረሰቦች አሉ። አንድ በሁለት መቶ እስከ ሶስት መቶ አንድ ቀን በድምሩ የጠፋበት አጋጣሚዎች አሉ። እና ዝናብ ሲዘንብ የሚያስፈሩ ኮንዲሽኖች ወይዘሮች አሉ። ስለዚህ አስቸጋሪ ነው ዝናብ ሲዘንብ በአንዳንዴ የበረከት ሲሆን ሚያምረው ከበዛና ከበረታ ከአቅማችን በላይ የሚሆን ከሆነ በጣም አስቸጋሪ ነው። ዝናብ ሲዘንብ ሲዘንብ ስለዚህ ጸሎት አስፈላጊ ነው ብዬ ነው ማምነው

ቤት ውስጥ ወይስ በውጪ መሆን ትመርጣለህ የምለው ጥያቄ? ቤት ውስጥ ከመሆን ውጭን መሆን የሚቻልበት አለ ደግሞ ቤት ውስጥ መሆን የምንችልበት እግዚአብሔር አለ። ለምሳሌ ላጤ ስትሆን ወይም ሲንግል ስትሆን። ቤት ውስጥ መሆኑን አትፈልግም ግን ትዳር ከያዝክ በኋላ ቤት ውስጥ መሆን ትፈልጋለህ ከሚስቴ ጋር ስትሆን። ከልጅ ጋር ስትሆን ቤት ውስጥ መሆን ያስደስታል። ግን ብቻ የሆነ ስትሆን ውጪ መሆን ያስደስታል በህት ውስጥ ስትሆን። የግድ የሚያዝናና ነገር ያስፈልጋል። ለምሳሌ ቡና አፍልቴ ቤት ውስጥ ከልጄ ጋር ቤት ሙቆ ትዳር ደምቆስ ይታይ ደስ ይላል። ግን ብቻዬ ከሆነ የተለያዩ መዝነኛ ቦታ መሄድ ትፈልጋለህ ትመርጣለህ እኔ አሁን ለምሳሌ። አሁን ከዚህ በፊት ትዳር ሳይኖረኝ ማለት ነው ቤት ውስጥ ነው። ማልሆነው ሆኖ ቤት ውስጥ እልወድም ለምን ውጪ ከጓደኞቼ ጋር የሚጫወትህን የተለያዩን መዝናኛ ቦታ መሄድ ነው የምፈልገው። ምክንያት ትዳር ከያዝኩ በኋላ ቤቴ ውስጥ መሆን እና ከልጅ መጫወት ጀምሽቴ ጋር መጫወት ቤት ብናፍልቼ ጎርቤቱን ነው ተጠራርቼ መጫወት ነው የሚያስደስተኝ። ግን አሁን ምንድነው ደግሞ? አንዳንዴ ማታ ማታ ማታ ማታ ፍጭ ውጤት ኮከቦችን ሲታይ ጨረቃዎችን ሲታይ ደስ ይለናል። በቃ ወደ አእምሮ የሚሰጠውም ደስታ ውስጥ የሚፈጥረው ደስታ አለ። ቤት ውስጥ ስትሆን ሊጨንቅ ይችላል። ግን ከዛ በተረፈ ደግሞ ቀን ቀን ከልጅ ወጪ ጋር መጫወት ነው የምፈልገው። ልጅ ጋር ስትጫወት ገምሬም በላይ ደግሞ አያስደስትሃል። አንዳንዴ ካልሆነ በስተቀር ነው። ይሄ ደግሞ ጓደኞቼ ጋር ቀጠሮ ሲኖረኝ ምናምን አሁን ውጪ ህይወታችን እሱም እንደዛ ሆኖ ወደ ቤት ወደ ቤት ነው የሚያሰኘው። ድሮ ግን እንደዛ አያሰኝም ቤት ውስጥ መሆን ያስደስታል። ከዛ በፊትህ ግን ቤት ውስጥ አልሆነም። የት ነው የሚሆነው? ወደ ትዳር ወደ ተለያዩ ቦታ ነበር የሚወደው ይሄ ደግሞ ኢኮኖካሊ ይጎዳል። ደግሞ የተለያዩ ጥሩ ሳይሆን መጥፎ ጎኖች አሉ ማለት ነው። አሁን እኮ ሆነ ቤት ትሆናለህ ቤት ስትሆን ደግሞ የቤትን ገባናል ለመሸፈን የቤትን ቀዳዳ ለመሸፈን ይታያሉ። ለምን ረጅም ጊዜ ቤት ስትሆን ቤት ውስጥ እንዴት ላስተካክል ምንድነው? ቤት ውስጥ የምንገውን የምለውን ታስባለህ? ውጪ ውጪ ስትሆን በቃ ምንም አይታይልህም ውጪ መዝናናት መጫወት መውላት መጠጣጥ ነው የሚያሰኘው። ይሄ ደግሞ ጥሩ አይደለም አንተን ሰብስብ አያደርግም መለት ነው። ስለዚህ ቤት ውስጥ መሆን ይሻላል። ለዚህ ነው እኔ ትዳርን ወድጀ ፈቅጀ የገባሁበት ምክንያት ይሄ ነው። ቤት ውስጥ ስትሆን አትባክንም ማለት ነው። በገንዘብ በኢኮኖሚ መባከን የለም በራዚ በጤና መባከን የለም። በተለያዩ ሱሳሱሶች መጠመድ የለም መለት ነው። ስለዚህ ቤትም ውስጥ መሆን እጅግ በጣም የሚያስደስት ነው። ለማለት እፈልጋለሁ። ቤት ውስጥ መሆንን የምመርጠው ለወደፊትም የምመርጠው ቤት ውስጥ እግዚአብሔር ፈርዶና ፈቅዶ ቤት ሙሉ ቢሆን ከቤት መውጣት አልፈልግም። የሚል ጓደኞቼ ጋር ቀጠሮ ቢኖረኝ እንኳን ወደ ቤት መጥራት ነው የሚፈልገው። እንጂ ውጪ ወጪ ለማውጣት አልዳረገም ማለት ነው። ስለዚህ ቤት ይሻላል ብዬ አስብኩኝ

ልብስ ምን ያህል ጊዜ ታጥባለህ ለሚለው ጥያቄ? ልብስ ሳምንት አንዴ ቅዳሜ ቅዳሜ ነው መጠጣው አዎ ከሳምንት አንዴ አንዳንድ ሰዎች ምን ያረጋሉ መሰላችሁ? ልብስ በየቀኑ ልብስ ማጣብ ሚያስደስታቸው ስራ ሚሆንበት አጋጣሚዎች አሉ እሄ ጥሩ አይመጣም በቃ ለሳምንት ሚሆን ልብስ አንዴ ታጥባለህ። ለሳምንት ታስቀምጣለህ። ከዛ አንድ ልብስ በሁለቴ የሁለቴ የተለበስክ ሳምንት ከሳምንት ያደርሳል ማለት ነው። ይሄ ማለት ጊዜህም አይባክንም። ደግሞ ሳሙና መግዣ ገንዘብም አይባክንም። ጊዜ ልብስ በማጠብ ብቻ ማሰለፍ በጥንቃቄ መልበስ ማለት ነው። በሳምንት ደግሞ አንዴ ልብስ ማጠቢያ ጊዜ መስጠት ነው ማለት ነው። ብዙም እንዳይቆሽሽ ነው እንጂ ልብስ ብዙ ጊዜ በየቀኑ ማጠብ አንደኛ ልብስ ራሱ እንዳይቆይ ፌድ እንዲሆን ያደርጋል ማለት ነው። ስለዚህ ልብስ አጥባለሁ ሳጥብም ደግሞ በቀን አንዴ ያው ካልሲዎችም ሲሆን ማለት የውስጥ ልብሶችም ሲሆኑ በሶስት ቀን በሁለት ቀን ልታጥብ ትችላለህ። ግን ሙሉ በሙሉ ልብስ በሳምንት አንዴ ነው ማንአጥበው ማለት ነው ይሄ ያስደስተኛል። እንደዚህ ነው ቀጥሎ ለለው ቀን ደግሞ ወደፊትም ቢሆን ይሄ ነው አማራጭ ማለት ነው። እንደዛ ቃል አስቸጋሪ ነው። የወጣህ መጽሐፍ የምታነብበት ሰዓታት አለ። ስራ ሌላ ስራ የምትሰራበት ሰዓት ሁሉ ልብስ ማጠብ ይሆናል። ልብስ ማጠብ ብቻ ሳይሆን አያያዝም አለባበስ ወሳኙ ማለት ነው። አንተ በዛ በዛ የምትገባ ከሆነ አስፈላጊ ደግሞ የስራ ልብስ እና ውጪ እየወጣክ የምትለብሰው ልብስ የተለየ መሆን አለብት ማለት ነው። እና ልብስ በሳምንት አንዴ ነው የማጥበው።